ጠዋት ጠዋት በትከ በጠዋት ነው የምነቃው ከስራዬ ማለት ከእንቅልፌ ጠዋት በስራ ምን ታደርጋለህ ለሚለው ያው ጠዋት ጠዋት የምሰራቸው ስራዎች አብዛኛውን ጊዜ ምንድን ናቸው? በጠዋት ከእንቅልፌ እነሳለሁ እንግዲህ ጠዋት ከተባለ ከሌሊቱ ዘጠኝ ሰዓት ነው የምነሳው። ከሌሊቱ ዘጠኝ ሰዓት ተነስቼ ወደ መታጠቢያ ቤት እሄዳለሁ። ወደ ባኞ ቤት እዚያ ሽንት ቤት እጠቀማለሁ። ከዛ በኋላ ምንድነው የሚሆነው? እታጠባለሁ ከዛ በኋላ ተጸዳድጄ ታጥቤ ከተመለስኩ በኋላ ምንድነው የማደርገው እጸልያለሁ በእግዚአብሔር ፊት እሆናለሁ። ከዛ በኋላ ያንን ከጨረስኩ በኋላ ከመጽሐፍ ቅዱስ አንድ ክፍል የጥናት ክፍሌን ወስጄ እዛ ላይ አጠናለሁ። እለማመዳለሁ ከዛ በኋላ አጥንቼ እንደጨረስኩኝ ከዛ እነሳና ፊቴን እታጠባለሁ። ጥርሴን እቦርሻለሁ ከዚያ በኋላ ምንድነው የማደርገው? ቤት አጸዳለሁ። ከዛ የልጆች ትምህርት ቤት ከእንትን የልጆች የምሳ እቃ አጥባለው። ከዛ በኋላ ልጆቹን ለትምህርት ቤት እናዘጋጃለን። ደብተራቸው ላይ ከዛም ኮሚኒኬሽን ቡካቸው ላይ እንፈርማለን። እነሱን ለትምህርት ቤት እናዘጋጃለን የእነሱ ምግብ እኔ እንኳን ባልሆን ባለቤቴ ታዘጋጃለች አግዛታለሁ። ከዛ በኋላ ወደ ምንድነው የምንሄደው? ቤቱ የተዘረከረከውን መኝታውን ሶፋውን እናስተካክላለን ብርድ ልብሶችን እናነሳሳለን። ከዛ በኋላ ልጆችን አዘጋጅተን ልጆች ቁርስ ይበላሉ ልጆች ቁርስ ከበል ያው ይታጠባሉ ፊታቸውን ጥርሳቸውን ይፍቃሉ። ቁርስ ይበላሉ ዩኒፎርማቸውን ይለብሳሉ ደብተራቸውን ያዘጋጃሉ ከዚያ በኋላ ልጆች ወደ ትምህርት ቤት ይወጣሉ። ትንሹን ልጅ ደግሞ እኔ ቤተሰባችን ውስጥ አራት ልጆች ነው ያሉት አንዱ ለትምህርት ቤት አልደረሰም ትንሽ ይቀረዋል። መጪው መስከረም ላይ ነው የሚ ትምህርት ቤት የሚመዘገበው። ሁለቱ ሁለቱ ራሳቸው አውቀው ወደ ትምህርት ቤት መሄድ ይችላሉ። ሶስተኛው ደግሞ አነስ ስለሚል እኔ ነኝ ትምህርት ቤት የማደርሰው። ስለዚህ በተቻለ መጠን ልጆቹን እኔ ይዤ እሄዳለሁ ማለት ነው ትምህርት ቤት ከዛ ልጁን ይዤ እሄዳለሁ። እሱ ትምህርት ቤት አድርሼ እመለሳለሁ ከዚያ በኋላ እኔና ባለቤቴ እኔም ቁርስ እስከሚደርስ ድረስ አንዳንድ የኦንላይን ስራዎችን አያለሁ። እንደዚህ እንደ ሳይለንሲዮ ያሉትን ማለት ነው። ከሰራውም የተወሰነ እሰራለው። ከዛ በኋላ ቁርስ ይቀርባል እኔ ባለቤቴና ትንሹ ልጅ ቁርሳችንን እንመገባለን። ከዛ በኋላ እኔ ቀጥታ ወደ ስራ እገባለሁ። ልጄ ይጫወታል ባለቤቴ ደግሞ አንዳንድ ለምግብ የሚያስፈልጉን ነገሮችን ታደርጋለች ትሰራለች ከዛ እሷም ኦንላይን ስራ ላይ መጥታ ከኔ ጋር ትቀላቀላለች። እንደዚህ እያልን ነው እንግዲህ እየሰራን የምንቀጥለው ማለት ነው። እና ይሄ ነው ያለው። እንግዲህ ጠዋት ጠዋት ምን ትሰራለህ ለሚለው ጥያቄ መደበኛ እንግዲህ ዝግጅታችን ነው። አንዳንድ ጊዜ በዓል በሚሆን ጊዜ ይሄ መደበኛው የጧት አሰራራችን ይቀየራል። በተወሰነ ደረጃ ተቀይሮ ምንድነው የሚሆነው? ሌላ ዙር ሌላ አይነት ሙድ ይከተላል ማለት ነው። እና በተቻለ መጠን ያንን ነገር እናደርጋለን። ይሄ ሌሊት መነሳቱ አንዳንድ ጊዜ ሰዓቱ ፍላክቹዌት ሊያደርግ ይችላል። ዘጠኝ ሰዓት አስር ሰዓትም ሊሆን ይችላል። መንቃት እንነካለን ግን ተመልሶ የመተኛት ሁኔታ ይኖራል። እንደገና ደግሞ ተነስተን የምናደርጋቸው ነገሮች ኦርደራቸው አንዳንድ ጊዜ ሊለዋወጥ ይችላል። ግን በአብዛኛው ይሄ ነው አሁን የተናገርኩት ነው። ከበዓል ቀናትና አንዳንድ ጊዜ ኦኬሽናሊ ከሚለዋወጥ ነገር በስተቀር

ፎቶዎቼን የፎቶዎቼን የት ታስቀምጣለህ ለሚለው ጥያቄ? ፎቶዎቼን እኔ የማስቀምጠው በብዙ መንገድ ነው። አንደኛ ያው ማንኛውም በእኔ እድሜ ያለ ሰው እንደሚያውቀው እንደ በፍሬም አስቀምጣለሁ ፍሬም ውስጥ ፎቶዎች አሉ የኔና የባለቤቴ የጋብቻ ፎቶዎች አሉ ዳሽቦርድ ላይ የኔና የባለቤቴ ፎቶ አለ። እንደገና ደግሞ በአልበም እናስቀምጣለን አልበም አድርገን በአልበሞች በተለያየ ደረጃ ያሉ አልበሞች አሉ ትንሽ አልበም አለ ትልቅ አልበም አለ እነዛ ውስጥ እናስቀምጣለን። እንደገና ደግሞ ምንድነው? በሲዲዎች ውስጥ እናስቀምጣለን እንደገና ደግሞ በ ምንድነው በዚህ በኮምፒውተር በሞባይል ጎግል ድራይቭ ላይ እናስቀምጣለን። አልበም ውስጥ ምንድነው? በዚህ በፎቶ በካሜራ ደግሞ በሞባይል የምናነሳቸውን በአብዛኛው በጋለሪ ውስጥ እናስቀምጣለን። ሞባይል ኢንተርናል ስቶሬጅ ጋለሪ ውስጥ እናስቀምጣለን እንግዲህ ያው ፎቶ ያው በጣም አስፈላጊ ነገር ነው ለትዝታችን ይሆናል። የልጆቻችን የልጅነት ፎቶ አሁን የማይገኝ ነው በብዛት እኛ አሁን እኔ በተለይ የፎቶ ለልደታቸው ጊዜ ነው የማነሳው ልጆቼን ብዙ ጊዜ አሁን ይቆጨኛል ያላነሳኋቸው ፎቶዎች አሉ። በብዙ ነገር በመያዝ የልጆቼን ፎቶ ያለማንሳት ነገሮች አሉ እና አንስቼ መያዝ ይገባኝ ነበር አንስቼ የአልያዝኩበት ሁኔታዎች አሉ። እነዛ ነገሮች አንስቼ ቢሆን አሁን እነ እድገታቸው በል የልጅነት ጊዜ አይገኝም ያው ለትዝታ ይሆናል። የራስም እኮ ፎቶ ራሱ የልጅነት በአብዛኛው አይገኝም። እና እንደው አንዳንዴ እድለኛም ነው ወይ ፎቶ የሚያነሳ ሰው ቪዲዮ የሚቀርጽ ሰው ማህደር ለማደራጀት የራሱን ታሪክ ተጨባጭ ለማድረግ የሚረዳ የሚጠቅም ብዙ ኤግዛይት የሚያደርግ ማለት ደስ የሚያኝ ነገሮች አሉ። ፎቶ በመ ማለት በአግባቡ መቀመጥ አለበት ብዬ አምናለሁ። ፎቶም መነሳት አለብን ብዬ አምናለሁ። ሰው በተለያየ ጊዜ ለምሳሌ በ በየአመቱ በአመት ቢያንስ ሁለት ሶስት ጊዜ አራት ጊዜ ፎቶ ሰው ቢነሳ ጥሩ ነው ብዬ አስባለሁ። ቤተሰቡ ጋራ አንዳንድ ቦታዎች ሲሄድ ካሜራ ይዞ አሁን እኔ ያው የስንፍና ጉዳይ ነው እንጂ ሞባይሌ ጥሩ ሞባይል ነው ፎቶ ማንሳት ይችላል ካሜራውም ጥሩ ነው። ግን ተሰጥኦ ይጠይቃል መሰለኝ አክቲቭ አይደለሁም አይመጣልኝም። ፎቶ አላነሳም ብዙ ጊዜ እና ቤት ውስጥ ከእኔ ይልቅ ልጆቼ ይሻላሉ ትንንሾቹ ልጆች በተለይ ሴቷ ጎበዝ ናት ታነሳለች እናቷም ትሻላለች ከእናትየው ደግሞ አያትየዋ ትሻላለች። ፎቶ በማንሳትና ለወደፊቱ ይሄ የኔ እንትን ልምምድ መቀየር አለበት። ፎቶ በአግባቡ አንስቼ እንትን ማለት አለብኝ ፖስት ማድረግ አለብኝ መለጠፍ አለብኝ እና ደግሞም ድራይቭ ላይ ማስቀመጥ አለብኝ ጎግል ድራይቭ ላይ አልበሞች ላይ ማስቀመጥ አለብኝ። አሳጥቤ አብዛኛው ፍሬም ውስጥም ያሉት ፎ ፎቶዎች መቀየር ይኖርባቸዋል። አንድ ላይ ደግሞ እንደ ቤተሰብ ፎቶ መነሳት ይኖርብናል ብዬ አምናለሁ። እና ዝግጅቶች ሲኖሩ እኛ አመቱን ዝም ብለን ነው የምናሳልፈውም አንዳንድ ጊዜ ያው የቤተሰባችንም ቁጥር ብዙ ስለሆነ የገቢያችን አነስተኛ ስለሆነ ብዙ ሩጫ ስላለብን ስራ ላይ እንዲህ አይነት ነገሮች የቅንጦት ይመስሉናል አናስተውላቸውም እንጂ መሰረታዊ ናቸው። የልጆቹ ታሪካቸውን ሊፈልጉ ይችላሉ ነገ ጊዜ ይለወጣል ሁሉ ነገር ይለወጣል። የእኛም ሁኔታ ራሱ ይቀየራል የዛን ጊዜ ደግሞ አይ ፎቶ እንኳን የለንም ብለን ልናዝን ሆነ እንደው አንዱን ሲያሟሉት አንዱ ነገር ደግሞ ይጎላል። በዚህ አጋጣሚ እንደው ማለት የምፈልገው ነገር ሰው አንድ ነገር ላይ ሲያተኩር ሌላ ነገር ላይ ማተኮር ደግሞ አይችልም። እና በሁሉ ማተኮር እንደው እግዚአብሔር እንዲሰጠኝ በዚሁ አጋጣሚ ጸሎቴ ነው። በሁሉ በኩል የተሞ

ብስክሌት ትጋልባለህ ወይ? ለቢለው ጥያቄ ብስክሌት ትጋልቤ አውቃለው ከዚህ በፊት። ልጅ እያለሁ እዚሁ አዲስ አበባ ከተማ ጃን ሜዳ የሚባል ቦታ ላይ ብስክሌት ተለማምጃለሁ። አንድ መልአኩ ብርሃነስላሴ የሚባል ጓደኛ ነበረኝ እና አሁን ስዊዘርላንድ ነው ያለው። ሂድ በይ ብስክሌት ጋልብ ብሎኝ እጄ እዛ ጃንሜዳ አካባቢ ስለሆነ እሱ የሚሰራበት ቦታ አንድአንዴ ብቅ እያልኩ ከእሱ ጋር ሳወራ በልጅነቴ ሄጄ ብስክሌት ጋለብኩኝ ማለት ነው። እና ስሞክር በደንብ አልችልም። አንድ ሁለት ጊዜ ወድቄያለሁ እና እየተለማመድኩ እየተለማመድኩ በኋላ በጣም ብርቅ ሆኖብኝ ልጆቹ ራሱ በቃ አውቀው ገጠርም ስላደግኩኝ። በቃ ትንሽ እንደ ሙድ እንደመያዝ ነገር ያደርጋሉ እና። በቃ ወንድምህ ምናምን ብለው ልጁን እንትን አሉት እና። ሙድ እንደመያዝ ያደርጋቸዋል ትንሽ እንደ ማሾፍ ማለት ነው ማሾፍ ነው። እንግዲህ ሙድ መያዝ ይባላል። በዚህ ጊዜ ማሾፍ ቢባለው ቋንቋ እና እንደ ማሾፍ ያደርጉብኝ ነበር። እና ነገር ግን ያው ተለማምጃለሁ በዛ ጊዜ። ጥሩ እየነዳሁ ነበረ በጣም አሪፍ ነኝ ባልባልም። ተለማምጃለሁ ያው ባላንስ ማድረግ። ወደ ግራም ወደ ቀኝም እግራችን እንዳይወድቅ ባላንስ ማድረግ በሌላ በኩል ደግሞ። እንትን ማለት በደንብ መሪ መሪ ጋር እጅን ላላ አድርጎ መሪ ግራና ቀኝ እንዳይል ባላንስ አድርጎ መያዝ መሪውን። ፊር አይን ወደፊት እግር ደግሞ በስራ ላይ እንዲሆን የማድረግ አሰራሮች አሉት። እዛ ጋር ሳይኮሞተር የሚባለውን የእድገት ወይም ደግሞ የችሎታ የአይነት የተሰጠው አይነት መጠቀም ይፈልጋል። እና በጣምም ጎበዝ ባልሆን ነድቻለሁ ጋልቤያለሁ። አሁን ግን ቅርብ ጊዜ ደግሞ ልጆቼን ትንሹን ልጅ በተለይ እየከፈልኩ በጊዜ እንዲለምድ ይዤው ሄጃለሁ እና ሳይክል ቦታ እና ተለማምዷል እሱም የተለማመደ በደንብ አይችልም ፔዳሉን መምታት በደንብ አይችልም። ራሴ እየገፋሁት መሪ እኔ ይዤለት እሱም ይይዛል ከእኔ ጋር በደንብ አይችልም እየገፋሁለት ሳይክሉን እያንቀሳቀስኩለት ይነዳልና ደስተኛ ነው። በጣም እዛ ጋር የሚገርመኝ ነገር በቃ እኔ እደክማለሁ ቶሎ እሱን ለማለማመድ እሱ ግን በቃ ውል በደንብ እዛ ጋር እንትን እንድል ይፈልጋል እንድከታተለው። ደግሞ በደንብ በቃ እንድገፋው እንዳቆየው እኔ ደክሞኝ ተዝለፍልፌ በቃኝ አረ ወደ ቤት እንሂድ ስለው እሺ አይለኝም በቃ ሊያለቅስብኝ ይፈልጋል። እና አይጠግብም እሱ ቶሎ ያንን አይቻለሁ። ከእሱ በላይም ደግሞ ያለውን ወንድሙን ይዤ እጄ አውቃለሁና እሱንም በመወስደበት ጊዜ እሱ ትንሽ የተሻለ ተለማምዷል። የተሻለ ያውቃልና ደስተኛ ነው በጣም እንደዛ ለመንዳት ፍላጎት ከፍተኛ ፍላጎት ነው ያለው። ከዚህ ከትንሹ የተሻለ አቅም ነው ያለው። እና ሲነዳ በቃ እሱ የተሻለ ይነዳል ሆኖም እሱንም ቢሆን እኔ ነኝ እየገፋሁ መሪውን በባላንስ ብዙ ነገር ነው አሁን ሳይክል ሲነዳ እንዲህ ትንሽ ይመስላል እንጂ ውስብስብ ነገር ነው ቀላል ይመስላል። ቀላል አይደለም። ባላንስ መጠበቁ ለትንንሽ ልጆች በተለይ ባላንስ መጠበቁ ወደፊት አተኩሮ እንትን ከፊት የሚመጣውን ሌላ ተሽከርካሪ ሰው ማየቱ መንገዱን መምረጡ። እንደገና ደግሞ መሪውን በዘ እኛ በምንፈልገው ሁኔታ እንዲሄድ የማድረግ ነገር። ፍጥነት ለመቀነስ ሲበዛ ከሰው ሰው እንዳንገጭ ወይም ደግሞ መኪና ጋር እንዳንጋጭ። ፍጥነት ከፊት ለፊታችን ካለው ነገር ጋር እንዳንጋጭ ፊጥነትን መግታት ፍጥነትን መመጠን። አንዳንዴ ጊዜ ደግሞ ፍሬንም ይዞ ማቆም መቀነስ። እነሱ እነሱ የመሳሰሉ ነገሮች ብዙ ልምምድ ይጠይቃሉ ችሎታ ይጠይቃሉ እንጂ ዝም ብሎ የሚመጡ ነገሮች አይደሉምና። እንደዛ አይነት ነገሮችን ላለማምዳቸው እፈልጋለሁ ልጆቼንም ቢሆን እና

በብዙ ህዝብ መካከል መሆን አንዳንድ ጊዜ ደስ ይለኛል። አንዳንድ ጊዜ ደግሞ ደስ አይለኝም። የኔ ውስጣዊ ሁኔታ ይወስነዋል ብዬ አስባለሁ። የኔ የውስጣዊ ሁኔታ ምንድነው? ለምሳሌ ውስጣዊ ሁኔታም የሚ የምለው ደስተኛ ከሆንኩ። ስሜቴ ከተነቃቃ ከሰዎች ጋር ለመሆን ለማውራት ዝግጁ ከሆንኩ። ወይ የሚታየው ነገር ሁሉን ሰው የሚያስደስት አይነት ከሆነ ወይም አብዛኛውን ሰው የሚያስደስት አይነት ከሆነ በሰዎች መካከል ብሆን ደስ ይለኛል። ለምሳሌ ምን በምን አይነት ሰዎች መካከል ብትለኝ እግዚአብሔርን በሚያመልኩ ሰዎች መካከል መሆን ሁልጊዜም ደስ ይለኛል። ሁል ጊዜም የ በቃ የሆነ ደስ የሚለኝ የምቀበለው ሀይል የሚያነቃቃኝ ነገር አለ። በክርስቶስ በሚመስሉን ሰዎች መካከል ክርስቶስን በሚከተሉ ሰዎች መካከል እግዚአብሔርን በሚያመልኩ ሰዎች መካከል ስገኝ በጣም ነው ደስ የሚለኝ። በሌላ በኩል ደግሞ ሌላ አንድ በዚህ አይንም በዛ ምትክ ሌላ አይነት። ሁኔታ ከዛ ተቃራኒ ሁኔታ ባለበት ሁኔታ ውስጥ በተለይ ለህዝብና ለሀገር በሚጠቅም ባልሆነ። ዝም ብሎ የተወሰነን ህዝብ ደስ የተወሰነን ግሩፕ ደስ የሚያሰኝ ብቻ ሁኔታ ውስጥ መገኘት ብዙም ደስ አይለኝም እውነቱን ለመናገር። እና ለምሳሌ እኔ የዘፈን እንትን ውስጥ ብዙ መሳተፍ አልወድም አልፈልግም ጭራሽ አልፈልግም። ሁል ጊዜም የ በቃ የሆነ ደስ የሚለኝ የምቀበለው ሀይል የሚያነቃቃኝ ነገር አለ። ብዙ እኔን የሚመስሉ ሰዎች እዛ ስለሚካፈሉ ስለሚሳተፉ በእነሱ መካከልም መሆን በጣም ነው ደስ የሚለኝ በቃ። ከእነሱ ጋር የግል ወሬ እንኳን ባይኖረኝ የግል ጊዜ እንኳን ባላሳልፍ ግን በህብረት ሆነን ለአንድ አላማ በአንድ አይነት መንፈስ የምናደርገው ድርጊት ሁሉ ለእግዚአብሔር ክብር ለሰዎች በረከት ያመጣል ብዬ ስለማስብ በጣም ደስ ይለኛል። እና በተለይ እግዚአብሔርን የምናከብርበት የምናመልክበት ቤት በሚኖር ጊዜ ብዙ ሰውም ቢኖር እኔ በቃ ደስ ይ በጣም እንደውም ብዙ መሆኑን እፈልገዋለሁ። ግን ከዚህ ተቃራኒ የሆነ ለአመጽ የሆነ በቃ ለተቃውሞ ግሩፕ አንድ ላይ ሞቭ ማድረግ እሱን ነገር እኔ አልወደው በተለይ የፖለቲካ ተቃውሞ ከሆነ አልወደውም። ሌላ ሌላ ነገር ሰዎችን እርስ በእርስ የሚያባላ የሚያጣላ በሰላም ሳይሆን በግፍ በጭቅጭቅ በጦርነት በመጣላት የሆነ ነገር መካከል መገኘት አይመቸኝም ምንም ብዙ ቢኮንም እዛ መካከል ደስታ የለኝም እኔ አልፈልግም። እና እኔ ደስታ ያለኝ እግዚአብሔር በሚመለክበት ቦታ ወንድሞች ነፃ ሆነው ተፈተው እህቶች ወንድሞች ደስ ብሏቸው ከአፋቸው የሚወጣው ከልባቸው ከስሜታቸው የሚወጣው ነገር እግዚአብሔርን የሚባርክ የሚሆንበት ጊዜ በዛ መካከል መገኘት በብዙ ሰው መካከል መገኘት በጣም ደስ ይለኛል። እውቀት ያላቸው ሰዎች ንግግር በሚያደርጉበት ቦታም መገኘት አልጠላም። የስነ ጽሁፍ ምሽቶች እንደዚህ እንደዚህ ድሮ ይደረጉ ነበረ። ግን ከእነሱ በላይ ሁሉ አሁን እኔ በመጀመሪያ የጠቀስኩት ነው የኔን ቀልብ የሚይዘው የኔን ሀሳብ የሚገዛው እና ያ ነው። የትምህርት ኮንፈረንሶችም ቢሆኑ የእግዚአብሔር ቃል ትምህርት በጣም ደስ ይለኛል። የጸሎት ኮንፈረንሶችም ቢሆኑ የእግዚአብሔር እግዚአብሔርን መለመን ወደ እግዚአብሔር መማለድ እኔ በአጠቃላይ መንፈሳዊ ነገር ነው። በቃ ነጻነት የሚሰጠኝ ምንም እዛ ጋር ራሴን ሪዘርቭ ማላደርግበት ደስ ብሎኝ ራሴን የምለቅበት ሁኔታ ያለው እዛ ኤሪያ ላይ ነው እዛ አካባቢ ላይ ነው። እዛ ምህዳር ውስጥ ነው። ስለዚህ

የዛሬው የአየር ሁኔታ እንዴት ነው? ለሚለው ጥያቄ እዚህ ነው ያለሁበት አካባቢ ከፊል ደመናማ ወይም ከፊል ፀሀያማ ነው ማለት ይቻላል ጠዋት በዚህ ሰሞን በተለይ ደመና አለ ዝናብ የሚያመጣ አይነት ደመና አይመስልም ደመና አለ ጠዋት ጠዋት ላይ እንደ መብረድ ይላል ቀን ቀን ላይ እንደመሞቅ ይላል በሃይል አሁን እዚህ ኢትዮጵያ ውስጥ አሁን ያለው የአየር ሁኔታ በዚህ ወቅት ጸደይ አልፎ ወደ በጋ እየገባን ያለንበት ጊዜ ነው ጸዳይ እንግዲህ እኛ ሀገር እንደሚታወቀው መስከረም ጥቅምት ህዳር ነው አሁን ይሄ ታህሳስና ጥር የበጋ ወቅት ነው እስከ የካቲት ድረስ የሚባለው ከዛ ደግሞ መጋቢት ሚያዚያና አያ ግንቦት ደግሞ የበልግ ወቅት ይባላል እና ሰኔ ሀምሌ ነሀሴ ደግሞ ሶስቱ ወር የክረምት ወቅት ይባላልና አሁን የሙቀቱ ወቅት ነው ነገር ግን ጠዋት ጠዋት ላይና ማታ ማታ ላይ መለስተኛ ብርድ አለ በረድ ይላል ቀዝቀዝ ይላል አሁን በርግጥ ነፋሻማ ሁኔታው አልቋል እስከ ጥር አስራ አንድ ድረስ በብዛት ኢትዮጵያ ውስጥ ብርድ ከጥቅምት ጀምሮ ማለት ነው ብርድ የብርድ ሁኔታዎች አሉ በጣም አየሩ ይባረዳል በጣም ብርዳማ ሁኔታዎች አሉ እና ያ ብርዳማ ሁኔታ በጣም ከባድ ነው አደገኛ ነው በጣም ነው የሚበርደው እና በአብዛኛው እንደዚህ አይነት ብርዳማ ሁኔታዎች ይከሰታሉ ማለት ነው በሀገሪቱ ንፋሻ ነፋሻ ነው ቀኑ ነፋሻ ነው ጠዋትና ማታው ብርዳማ ነው ውርጫማ ነው በጣም ይበርዳል አሁን ግን ያለው ከዚህ ከጥር አስራ አንድ ወደዚህ ያለው ሳየው ቀንሷል በቃ ምን ሆኗል ብርዱ ውርጩ ቀንሷል በጣም ቀንሶ ነው የሚታየው የሚገኘው ይህ ደግሞ የሙቀቱን ሁኔታ ቀን ላይ ጨመር ይላል የቅዝቃዜ ሁኔታ ጠዋት ላይ ከበፊቱ ያነ ያነሰ ሆኖ ቅዝቃዜው ግን ከፍ ያለ ነው ማለት ምንድነው ሙቀት ከሙቀትና ከቅዝቃዜ አንፃር ጠዋት ጠዋት ስናየው ሙቀቱ ከፍ እያለ መጥቷል ስቲል ግን ቀዝቃዛ ነው ጠዋቱ ቀኑ ግን በጣም ከፍ ያለ ነው ሙቀቱ ምናልባት ቀኑ እስከ ሰላሳ ዲግሪ ሴንተግሬድ ሊሄድ ይችላል ከሃያ ሰባት እስከ ሰላሳ ዲግሪ ሴንተግሬት ሊደርስ ይችላል የቀኑ ሙቀት የጧቱ ደግሞ ከአስራ ሁለት እስከ አስራ አምስት ወይም ከአስር እስከ አስራ አምስት ዲግሪ ሴንት ዲግሪ ሊደርስ ይችላል የጠዋቱ አየር ሁኔታ እዚህ አዲስ አበባ ያለው የአየር ንብረት ወይም ደግሞ የአየር ሁኔታ የአየር ንብረቱ በአብዛኛው ደጋማ ማለት ወይና ደጋማ ነው በጣም ቀዝቃዛ ደጋ ያልሆነ በጣም ደግሞ ሞቃት ቆላ ያልሆነ ወይናደጋ የሆነ ምናልባት አዲስ አበባ ትንሽ ከፍታ ቦታ ነች ከሌላው ቦታ ስናያት በጣም ወይና ደጋማ የሆነ ቦታ ነው ላይ ያለው እንቅስቃሴ እንግዲህ ሙቀቱ ከፍ ያለ ነው ማለት ነው የቀኑ አየር ሙቀቱ ከፍ ያለ ነው የሌሊቱ አየር ደግሞ ቅዝቃዜው ከፍ ያለ ነው ማለት ነው እና በዛ ላይ እንግዲህ ይሄ አለን ከፍተኛ የሆነ ሙቀት አለ እንቅስቃሴው በዛ ይላል ቀን ቀን ላይ በአብዛኛው የሙቀት ሁኔታው ከፍ ያለ ነው ሌሊት ሌሊት ላይ ደግሞ ዝቅ ያለ ነው በአብዛኛው የቀኑና የሌሊቱን ሁኔታ ስናይ ሌሊት ሌሊት ይበርዳል ቀን ቀን ይሞቃል በአጠቃላይ በምናይበት ጊዜ የሌሊቱ ብርድና የቀኑ ሙቀት ተመጣጣኝ ሆነው አና አናገኘውምና በአብዛኛው የቀኑና የሌሊቱን ሙቀት በአብዛኛው በላት ባዘበት ሁኔታ ነው ያለው አጠቃላይ የሙቀት ሁኔታውን በምናይበት ጊዜ

የገበያ በገበያ ዋጋ መደራደር ትችላለህ ወይ? የሚለው አዎ በገበያ ዋጋ በተለየ አሁን የኛ ባህል። ኢትዮጵያ ውስጥ አንድ እቃ ለመግዛት ወደ ገበያ ስንሄድ መጀመሪያ ዋጋ ስንጠይቅ ያ የሚሸጥበት ዋጋ ነው ብለን አናምንም እንደ ባህልም። የተለመደ ነገር ነው። በቃ እና አንድ እቃ ስንጠይቅ ዋጋውን። ለምሳሌ ሃምሳ ብር ነው ካሉን ወይ መቶ ብር ነው ካሉን። አይ ቀንስ ቀንስ እንለዋለን። መሸጫውን ንገረኝ የምትሸጭበትን የመጨረሻውን ንገረኝ እንከራከረዋለን። እና ይሄ ነገር በጣም የተለመደ ከመሆኑ የተነሳ በቃ መጀመሪያ ላይ እራሱ ሰው። ለመግዛት ሲናገረን ሲያናግረን ሲያዋራን እንትን አንልም እሺ አንልም። አንሰማም። እና በቃ ሲያዋራን ለመግዛት እንትን ሲል በጣም ነው የምንታገለው። እና በቃ ቀንስ እንጂ እንደዚህ የመጨረሻው ብለህ ሽጥ እንጂ ምን ስንት ነው የምትለው? መጨረሻውን ንገረኝ እንጂ ምናምን እንላለን ለምን ታሾፋለህ? ለምን ትቀልዳለህ? በደንብ ንገረኝ እንጂ ዋጋውን መሸጫውን ንገረኝ አሁን ይሄ እንደዚህ ያወጣል ብለህ ነው። ይሄ እንደዚህ አያወጣም ብለን እሺ አንተስ ስንት ትላለህ? አንተስ ምንድነው የምትለው ዋጋውን ተናገር ምናምን በሚሉን ጊዜ። እኛም ራሳችን በቃ እንትን እንላለን ማለት ነው። ዋጋውን ሲያናግሩን እንትን እንላለን እንቀንሳለን። ስንት ነው የምትለው ለምሳሌ መቶ ብር የሚሸጠውን እቃ ማለት መቶ ብር ነው የምሸጠው ብሎ የሚነግረንን እቃ አንተ ስንት ነው የምትገዛው። በሚለን ጊዜ። አይ እኔ እኔ ይሄንን አሁን ይሄ በቃ አንደኛ እንትኑን በደንብ እናየዋለን እቃውን እና እቃው ያንን ሰውየው ሻጩ የጠራበትን ዋጋ ለምን እንደማያወጣ። ቀስ ብለን እንነግረዋለን። እንከን ከተገኘበት እቃው ላይ ወይም ደግሞ ሰውየው እንዳለ እንደሆነ ዋጋው ትክክል እንዳልሆነ ሰውየው የጠራልን ዋጋ ትክክል እንዳልሆነ ለማሳየት። ይኸውልህ ይሄ እቃ እኮ አሁን አንተ እንዳልከው አይደለም። እንዲህ አይነት ችግር አለው እንዲህ አለ ብለን። ችግሯን ትንሿን ችግርም እዛ ጋር እንትን ብለን ነቅሰን እናሳያለን። ዋጋ ለማስቀነስ ማለት ነው። እና ይሄ ይበቃል። ብለን እንናገራለን መጨረሻ ላይ ወይ ደግሞ እሱ ዝቅ አድርጎ ይነግረናል። የመጨረሻ ተከራክረን ተከራክረን ዝቅ አድርጎ የነገረን ዋጋ ላይ ደግሞ እኛ ሌላ ዝቅ እናደርጋለን። በዚህ የምትሸጥ ከሆነ እገዛሃለሁ። ብለን በቃ ያቺውኑ ዝቅ ያለ ዋጋ እንነግራዋለን አንዳንዴ ደግሞ በጣም እንራራቅና ከእሱ ሊሸጥ ካሰበበት ግምቱን ከፍ ያደርግብንና እኛ ያሰብነው ደግሞ በጣም ዝቅ ይልና በመካከሉ ያለው ልዩነት ደግሞ በጣም ሰፊ ይሆንና። እናፍራለን እንትን ለማለት። እናፍራለን በቃ ይሄማ እንትን በዚህ ልክ ገንዘብ ያወጣል ምናምን ብሎ እንትን ለማለት በጣም ነው የምናፍረው። ከዛ የተነሳ ምንድነው የምናደርገው? አይ በቃ እኔና አንተ ገበያ ላይ ተራርቀናል ዋጋው በጣም አንተ የጠራህብኝ ሰማይ እኔ የጠራሁ ደግሞ ምድር ነው። ስለዚህ ጥሩ አይደለም አያዋጣኝም። ምናምን ነገር ብለን እንዲህ አይ ግድ የለም ጥራው አንተ ባልከው ዋጋ እኮ ልሸጠው እችላለሁ ካልሆነም ይቀራል ስንት ነው ግን ያሰብከው? እናም ብለው እንደገና ይጨቀጭቁናል። በዛ ጊዜ እኛ አይ ብለን ዋጋውን መናገር በጣም ነው የምንፈራው የምንሸማቀቀው ለምን በጣም ልዩነት አለው። አይ ትቀየመኛለህ ትቀየመኛለህ አንተን ከማስቀይም ሞራልህንም ከምጎዳ። ወይ ዝቅ ብለህ ንገረኝና መሃል ላይ የምንገናኝ ከሆነ። እስቲ የመጨረሻ የምትለውን ያንተን ንገረኝ። አንተ እሸጥበታለሁ የምትለውን የመጨረሻውን ንገረኝ። እኔ ደግሞ ከዛ እነግርሃለሁ እንላለን። ከዛ እንደ ምንም እሱ ከዛ ከዚህ በኋላ ምንም የለውም ይላል። በቃ መቶ ብር ከሆነ እቃው ከዘጠና ብር በላይ ምንም የለውም ዘጠና ከወሰድከው ውሰደው ይላል። አይ በቃ እኛ ደግሞ ሃምሳ ብር ሽጥ ሃምሳ ብር ምትሸጥ ከሆነ እገዛሃለሁ ካልሆነ። በቃ መሸጥ ትችላለህ ለፈለከው። ብለን ስንሄድ ካወጣው በል እሺ ስልሳ ብር አድርገው አስር ብር ጨምር ና ውሰደው ይላል።

ስንት? ቋንቋ ትችላለህ ለሚለው አባባል። እንግዲህ ብዙ ቋንቋ ነው የምችለው። ብዙ ቋንቋ መናገር የምችል ሰው ነኝ። ብዬ አምናለሁ መልቲ። መልቲ የሚባለው ወይም ብዙ የሚባለው ከ አንድ ሰው ከሁለት እና ከዛ በላይ ቋንቋ መናገር ሲችል። ብዙ ቋንቋ ተናገረ ይባላል። ብዙ ቋንቋ መናገር ይችላል ይባላል እና። ብዙ ቋንቋ ነው የምናገረው ይችላል ለምሳሌ አማርኛ ያው እየተናገርኩኝ ነው። እንግሊዘኛ መናገር እችላለሁ። እንደገና ኦሮምኛም በተወሰነ ደረጃ በጣም ፍሉዌንት ነኝ ባልልም ኦሮሞኛም እናገራለሁ ወይም ደግሞ እሰማለሁ። የተወሰነ የተወሰነ ትንሽ ትንሽ የመስማት ነገር። በኢትዮጵያ ውስጥ ያሉ ሎካል ቋንቋዎች ትግርኛም በተወሰነ ደረጃ መስማት እችላለሁ ብዬ እላለሁ። ስለዚህ መቻል የሚባለው እንግዲህ ያው አራቱንም አይነት ክህሎቶች ሲቻል ነው። ግን ቢያንስ ከመስማት ደረጃ መስማትም ከመናገር ያነሰ ቢሆንም መስማት በመስማት ደረጃ ኦሮሞኛና ትግርኛ እሰማለሁ የተወሰነና የተወሰነ ቃላት ደግሞ መናገር እችላለሁ። ብዙ ቃላት መናገር የማልችለው እንጂ ስለዚህ። ያው እንደኔ አንድ አራት ቋንቋ ግእዝም ደግሞ በተወሰነ ደረጃ ምን በሙሉ ባይሆን መናገር መስማት እችላለሁ ብዬ እላለሁና። እና መናገር ባልችል እንኳን መስማት እችላለሁ ስለዚህ በመናገር ደረጃ ሁለት ቋንቋ በደንብ እችላለሁ እንግሊዝኛና አማርኛ። በመስማት ደረጃ ደግሞ ከተባለ እንግሊዝኛ አማርኛ። ኦሮምኛና ትግርኛ ኦሮምኛና ትግርኛን ጨምሮ አራት አራት ቋንቋ ግእዝን ጨምሮ አምስት ቋንቋ መስማት በመቻል ደረጃ እችላለሁ ማለት እችላለሁና። እና ይሄ ነው ያለኝ። በአብዛኛው ያው ቋንቋ መቻል በጣም አሪፍ ነገር ነው ብዬ አምናለሁ። በጣም አስፈላጊ ነገር ነው። ምክንያቱም አሁን ለምሳሌ እናንተ ራሱ አሁን በዚህ በሳይለን ሲሆን በብዙ ቋንቋዎች እንዲሰራ ያመጣችሁት ነገር አለ። እና እኔ አሁን መስራት የቻልኩት በአማርኛ እና በእንግሊዝኛ ብቻ ነው። በሌሎቹ ቋንቋዎች ግን ብችል ኖሮ ያው አንዱ ብዙ በሚሞላበት ሰዓት ሌላውን ደግሞ ለመስራት እችል ነበር። እና አንድ ብዙ ቋንቋ መቻል እድል ነው። የስራ እድል ነው የግንኙነት እድል ነው በር ነው ማለት ይቻላል። ስለዚህ ደግሞ ከብዙ ቋንቋዎችም ደግሞ በላይ የብሄራዊ ቋንቋና አለም አቀፋዊ ቋንቋም መቻል ደግሞ ብዙ የብዙ እድል ተጠቃሚ ያደርጋልና። በተለይ በአለም አቀፍ ደረጃ የሚነገሩ ቋንቋዎች ላይክ ልክ እንደ አማ እንግሊዘኛ። አረብኛ ቻይንኛ ብዙ ህዝብ ተናጋሪ አላቸው እንግሊዝኛ። ከሞላ ጎደል የአለም ሁሉ ቋንቋ ነው ማለት ይቻላል። አብዛኛው በአለም ላይ የሚነገር ቋንቋ ነው እንግሊዝኛ ሁሉም ሀገር እንግሊዝኛ ተናጋሪ ህዝብ አለ። እንግሊዝኛ ተናጋሪ ዜጋ አለ። በተለይ ወደ መደበኛ ትምህርት የመጣው በአብዛኛው እንግሊዝኛ ቋንቋ ይችላል ለምን? ብዙ የእንግሊዝ ቋንቋ አድጓል። እንትን አግኝቷል እድል አግኝቷል የመውጣት እድል እንግሊዝም በነገራችን ላይ የብዙ ሀገሮች ቀኝ ገዢ ስለነበረች ቋንቋውን አስፋፍታለች። ቋንቋው የዘመናዊው አለም የሳይንስ እና የቴክኖሎጂ ቋንቋ ሆኗል። ሌላ ቋንቋ እንደዚህ እንደዚህ እንደ እንግሊዝኛ ቋንቋ ሌላ ቋንቋ በቴክኖሎጂ እና በሳይንስ የተራቀቀ ቋንቋ አለ ብዬ አላምንም። በራሳቸው ቋንቋ አድገዋል። ቻይናዎችን በራሳቸው ቋንቋ አድገዋል ሌሎቹም ሌሎችም ጀርመኖችም ፈረንሳዮችም አድገዋል ግን እንደ እንግሊዝኛ ቋንቋ ደግሞ አለምን ሁሉ። የሚያግባባ እንደ ለአለም እንደ ብሄራዊ ቋንቋ ወይም አለም አቀፋዊ ቋንቋ የሚሆን ስለሌለ እሱን ማወቄ በጣም ደስ ይለኛል። በሀገሬ ደረጃ ደግሞ በሰፊው የሚነገርና በሀገሬ የኦፊሻል የመንግስት ቋንቋ የሀገር ብሄራዊ ቋንቋ የሆነውን አማርኛን በደንብ አቀላጥፌ መናገሬ እሱም ደግሞ በጣም ደስ ይለኛል። እና እነዚህ ሁለቱ የኔ ችሎታዎች

ዶሮ አለህ ወይ? ለሚለው ጥያቄ ዶሮ አለኝ አሁን የለኝም ግን ድሮ ያው አለኝ ማለትም ይከብዳል ድሮ ግን ምንድነው ዶሮ በልጅነቴ ዶሮዎች ነበሩ ቤቶች ቤታችን ውስጥ ትናንሽ ዶሮዎች እንቁላል ያስታቅፏትና ዶሮዋን ብዙ እንቁላል ትወልዳለች ከዛ ውስጥ የተበላው ተበልቶ የቀረው ደግሞ ለማስታቀፍ ያደርጉታል ዶሮዎቹን ለማባዛት እና ዶሮዎቹን ዶሮዋን እንቁላሏን ያስታቅፏትና ሃያ አንድ ቀን ሲሞላ ያው ትፈለፍለዋለች ልጆች ይሆናሉ ጫጩቶች እነዛ ጫጩቶች ሲያድጉ ያው ትልቅ ዶሮ ነው የሚሆኑት እና ለአመት በዓል ጊዜ ለፋሲካ ለገና ለአዲስ አመት ታርደው ሲበሉ ትዝ ይለኛል እና እኔ እኔ ግን ያው የቤተሰብ ዶሮ ነበር ያኔ የነበረኝ አንድ ዶሮ ግቢያችን ውስጥ ተኝታ ዶሮዎች የድብርት ጊዜ አላቸው እና ጭር የሚሉበት ወይም ቁፍ የሚሉበት ጊዜ አለ በአማርኛ እንደዛ ይባላል ቁጭር አለች ወይም ቁፍ አለች ይባላል ቁፍ በምትልበት ጊዜ ለምን ትተኛለች ብዬ ሄጄ ደብድቤ ገደልኳት እና በልጅነቴ ነው ማለት ነው በጣም ትንሽ ልጅ ሆኜ አላወቅኩም ለካ ጭር ሲል ቁፍ ሲሉ ያው የድብርት ጊዜ አላቸው በተፈጥሯቸው ዶሮዎች እና ያ ጊዜ መሆኑን አላወቅኩም እኔ ለምን ትተኛለች ሄዳ ብዬ ደብድቤ ደብድቤ ዶሮዋን ገደልኩ ማለት ነውና ትዝ ይለኛል በልጅነቴ ያንን ማድረጌና እንደው እግዚአብሔር ይቅር ይበለኝና ግን ዶሮዎች ያው እኔ ዶሮም አርብቼም አውቃለሁ በግሌ ከዛ በኋላ የሆነ ፕሮጀክት ላይ የትምህርት ቤት ሀላፊ ሆኜ እያለ የግል ስራዎችንም በጎን ሞክር ነበር ለመስራት እና በምሞክርበት ጊዜ መጀመሪያ የሞከርነው ስራ ዶሮ እርባታ ነው እና አይ ቲንክ ዶሮ እርባታ ሳይሆን መጀመሪያ የሞከርነው ስራ እንጉዳይ ነው ከባለቤቴ ጋር ማለት ነው እንጉዳይ ማምረት የተወሰነ አምርተናል አልገፋንበትም የመጀመሪያ ዙር ነው በጣም ጥሩ ነው ግን እንደመጀመሪያ ዙር ስናየው እጅግ በጣም አሪፍ ነው የሰራነው ማለት ይቻላል ግን በ ያው ገበያም ብዙ አልተለመደም እንጉዳይ ለአዲስ አበባ ከተማ ነበር የምናቀርበው ያው ብዙም ገበያው አልተለመደም ነበር እና እንጉዳይ አምርተናል በመቀጠል ደግሞ ያመረትነው ምንድነው ከእንጉ ዶሮ ነው ዶሮ አመረትን ዶሮ ለስጋ የሚሆኑና ለእንቁላል የሚሆኑ ሁለት አይነት ዶሮዎች ከዶሮ እርባታ ጫጩቶቻቸውን ገዝተን አሳድገን ያው ለስጋ የደረሱት ለበአል ጊዜ ነው እንግዲህ የሚሸጡት ለፋሲካ ጊዜ እንደሆነ ትዝ ይለኛል ለፋሲካ ጊዜ ወስደን ሸጥናቸው በጣም በዋጋቸው ጥሩ ነው የተሸጡት እዛው ካለው የተሻለ ነው የተሸጡት ለገና ጊዜ ደግሞ ማነው የእንቁላል ዶሮዎቹን ደግሞ እንቁላላቸውን የሚረከብ ሰው ነበረ የሚወስድልን እና እንቁላል እየሸጥን ነበረ ምን ገቢ የምናገኘው ከዛ ደግሞ ያው ስራውን በኋላ ላይ እየተውነው እየተውነው ሄድን ግን ብንቀጥልበት ኖሮ በጣም ጥሩ ነበርና ግብርና ላይ የተወሰነ ተሞክሮ ያ ብቻም አይደለም ቲማቲምም ተክለን እናውቃለን የቲማቲም ስራ ሰርተናል ለአንድ ሲዝን ሰርተናል በነገራችን ላይ የእንጉዳዩንም ስራ ለአንድ ሲዝን ነው የሰራነው የቲማቲሙንም ስራ ለአንድ ሲዝን ነው የሰራነው እንደገና ደግሞ የ ምንድነው ስሙ የሚባለው የእንጉዳይ የቲማቲም አለ የዶሮ ስራንም ለአንድ ሲዝን ነው የሰራነው የቲማቲሙንም ለአንድ ሲዝን ነው የሰራነው ደጋግሞ መስራት ቢቻል ኖሮ ደግሞ ያው ገበያውም እየታወቀ ስራውም እየተታወቀ በደንብ ምርቱ እየተመረተ ገበያው በደንብ እየተሸጠ የሚያበረታታ ገቢ ይገኝ ነበረ ግን እኛ በዛው እንግዲህ አንዳንድ ጊዜ ሞክረነው ከስራም ጋር ከትዳርም ጋር ከልጆችም ጋር ደግሞ ቤተክርስቲያን ማገልገያዎች ስለሆንን ነው ሁለታችንም ከዛ ጋር አልሄዳለን ማለት ነው እና ዶሮዎች በጣም ደስ ይላሉ ግን ምንድነው እንክብካቤ ይፈልጋሉ ምግብ ይፈልጋሉ ውሃ ይፈልጋሉ ልክ በሰአት እንደ ልጅ ናቸው እንደ ህፃን ልጅ እና እንክብካቤ በጣም

ስራህን ትወደዋለህ ወይ ለሚለው ጥያቄ? አንድ አባባል አለ በእኛ ሀገር። የምትወደውን እስከምትሰራ ድረስ። የማትወደውን ስራ የምትሰራውን ውደድ ወይም የምትሰራውን ውደድ። የሚባል አባባል አለ እና በአብዛኛው እንግዲህ ያው አፍሪቃ ውስጥ ሰዎች የሚወዱትን ነገር ለመስራት ብዙ ማነቁ አለባቸው። ነገር ግን ደግሞ እግዚአብሔር ረድቶኝ የምወደውን ነገር ለመስራት ነው እየሞከርኩ ያለሁት። ከዚህ ቀደም ያው የምርጫውን ሁኔታ እንግዲህ ሰዎች በህፃንነታቸው ይህንን እወዳለሁ ይህንን እወዳለሁ እንደሚሉት አይደለም እያደጉ ሲሄዱ ምርጫቸው ይለወጣል በብዙ መንገድ ይሞረድና ተስተካክሎ እውነተኛው ምርጫ ይደረጋል ማለት ነው። እና እኔ ያው የመንግስት ሰራተኛ መሆን አልፈልግም ነበር ለረጅም ጊዜ እድሜዬን ያሳለፍኩት በመንግስት ስራ አገልግሎት ነው። ያው አስተማሪ ነበርኩኝ እና በማስተማር ሙያ ላይ ለረጅም ጊዜ ቆይቻለሁ ምናልባትም አስራ ምናምን አመት የሚባል ማለት ነው። እና አስራ ስድስት አመት አካባቢ ትምህርት ውስጥ ነበር ያለውት እና። ኦልሞስት ከዛም በኋላ ደግሞ አንድ ሁለት አመት ተኩል አስራ ስምንት አመት ተኩል አካባቢ የትምህርት ስራ ላይ ነበር ያለሁት። ከአንደኛ ደረጃ ከአንደኛ ደረጃ ሁለተኛ ሳይክል እስከ አጠቃላይ ማለት እስከ ኮሌጅ ድረስ ሰርቻለሁ። እስከ ማስተርስ ደረጃ በሚያስተምሩ ሰዎች መካከል ድረስ ሰርቻለሁ። እና በዛ ስራው ሁሉ ውስጥ በዛን ጊዜ ሁሉ የሰራሁት ምንድነው ያደረግኩት ነገር? ያው እንደሚታወቀው ነው ያደረኩት ማለት ነው። እና በዚህ የተነሳ ነው ያው በተቻለ መጠን ስራ ያው የማትወደውንም ቢሆን ትሰራለህ የምትወደውን ብቻ አይደለም የምትሰራው። አንድ ሰው የወደደውን ለመስራት የሚያስፈልገው ብዙ ነገር አለ ገና ከታዳጊነቱ ጀምሮ ክህሎቱን የሚለይ ቤተሰብ በዛ አቅጣጫ የሚያበረታታው በዛ አቅጣጫ የሚኮተኩተው የሚያጠጣው በዛ አቅጣጫ መጽሐፍ የሚያቀርብለት በዚያው አቅጣጫ የሚያበረታታው በዛው አቅጣጫ የሚያለማምደው ሰው ይፈልጋል። ሲቀጥል ደግሞ ትምህርት ቤቶቹም በእንደዚህ አይነት ባህል የተሞረዱ ሆነው በዛ አቅጣጫ የሚያበረታቱ መሆን አለባቸው። አሁን አሁን ነው ትምህርት ቤቱ ውስጥ ልጆቻችንን አሁን ካደጉ በኋላ ምን መሆን ትፈልጋለህ ስታድግ እኛ እንደው መሆን መፈለግ አይደለም መሆን የሚባለውን ነገርም አናውቀውም። ስናድግ እና ዝም ብለን ነው በቃ በአቦ ሰጥ አቦ ሰጡኝ የሚባል ነገር አለ እና እንደዛ ነው እንትን ያልነው እንጂ በደንብ ታስቦበት ለዚህ አላማ ነው። አንተ እንዲህ አይነት ችሎታ አለህ። ይሄን ችሎታ አንኮትኩተህ አውጣው ደግሞ እንደዚህ እንደዚህ እኔ እረዳሃለሁ የሚል ሰው የሚያበረታታ ሰው ከፊት የቀደመ ሰው እውቀት ያለው ሰው ስለ ክህሎት ስለ ስራ ቢኖር ያን ነገር በግልጽ ስለሚናገር በልጅነት ጀምሮ ጽንሱ ይኖራል። ስለዚህ የሆነ ቀን ስናድግ ይወለድ ነበር ትልቅ ነገር እና አሁንም ቢሆን እንግዲህ እግዚአብሔር ይመስገን ምን መሆን እንደምፈልግ አውቃለሁ። የምወደውን ስራ ለመስራት እየተንደረደርኩ ነው የማልወደውንም ቢሆን ለጊዜው እየሰራሁ ወደ ምወደው እየተሸጋገርኩ እገኛለሁ። አሁን መሸጋገሪያ ድልድዩ ላይ ነኝ መወጣጫ መሰላሉ ላይ ነኝ ብዬ አምናለሁ። ወደፊት ደግሞ ከዚህ የተሻለ እድል አገኛለሁ። ዞሮ ዞሮ ፍጻሜ እግዚአብሔር እንድሰራው ከወደደው ስራ ጋር ተገናኝቶ በዛ ፍሬ አፍርቶ ለእግዚአብሔር ክብር ሆኖ ለሰዎች ደግሞ በጎ ተጽዕኖ እና በጎ አድራጎት አድርጎ በጎ ነገር የሚጠቅም ነገር አድርጎ ለሚቀጥለው ትውልድ ደግሞ አሻራ ጥሎ። ያው የመሄድ ነው የማረፍ ነው። እና እቅዴ ፍጻሜ እንደዛ ነው ለሚቀጥሉት ትውልዶች የሚጠቅም ነገር አኑሮ ማለፍ ነው። ያ የለኔ በጣም ትልቅ ግብ ነው። እና አሁን ግን እየሰራሁ ያለሁት ስራ ያን ያህል እንደዛ ነው

ማሰላሰል ታደርጋለህ ወይ? ለሚለው አዎ ማሰላሰል በጣም ነው የማደርገው። ማሰላሰል አደርጋለሁ ማሰላሰል እንግዲህ እኔ እንዴት ነው የማደርገው ሁልጊዜ ነው የማደርገው በነገራችን ላይ ማሰላሰል። እኔ ማሰላሰል ህይወቴ ነው ማለት እችላለሁ ምክንያቱም ምንድነው? ስወጣም ስገባም የሆነ ነገርም ሳይ የሆነ ነገርም ስሰራ የሆነ ነገርም ሳነብ ፋታ እየወሰድኩኝ ስለዛ ነገር በደንብ ማስተዋል ማሰላሰል ያየሁትን ኦብዘርቭ ያደረኩትን ነገር። ያነበብኩትን ነገር ወይም ደግሞ በውስጤ የሚመጣውን ከውስጤ ከመንፈሴ የሚመጣውን ሀሳብ። በደንብ ነው የማሰላስለው በደንብ እስከምረዳው እስከማውቀው እስከምለየው ድረስ የማሰላሰል ነገሮች አሉኝ እና ይሄ ባህሪዬ ነው ማለት ይቻላል። እና በተለይ ደግሞ እኔ የማሰላሰል ሁኔታዎችን በእንቅልፍ ጠግቤ ስነሳ በጣም እንቅልፍ ጠግቤ የተነሳው እንደሆነ የማሰላሰል አቅሜ እጅግ በጣም ይጨምራል። እና ከዛ በመነጨ ነው እንግዲህ ማሰላስለው እና ማስበው እና በአብዛኛው የማሰላሰለው ነገር ለረጅም ጊዜ አብሮኝ ይኖራል አብሮኝ ይቆያል እና እረፍት ይሰጠኛል ሳልሰላስል። ለምሳሌ በተለይ በአንድ የእግዚአብሔር ቃል ላይ አሰላሰልኩኝ ማለት ያንን የእግዚአብሔርን ቃል በደንብ እረዳዋለሁ። እና ያ የምረዳው ነገር ደግሞ እጅግ በጣም ትክክለኛ የሆነ እውነትን ፍንትው አድርጎ ያሳየኛል በዛ አቅጣጫ መደነጋገር ብዥታ አይኖረኝም። ደፋር እሆናለው ቦልድ እሆናለው ድፍረት ይኖረኛል ሀይል ይሰጠኛል። እና አቅም አገኛለሁ ብቃት አገኛለሁ እና እንደዚህ ስለሆነ እኔ ህይወቴ በአብዛኛው የማሰላሰል ህይወት ልምምድ አለው አለው። እና በተለይ በተለይ ማለዳ ላይ ወይም ከማለዳም ቀደም ብሎ ባሉት ሰዓታት ተነስቼ የማሰላሰል እድል ብዙ ጊዜ አገኛለሁ። እና እግዚአብሔር ረድቶኝ እንደዛ አይነት እድል ስለሚኖረኝ ያን ጊዜ በደንብ ለማሰላሰል ጥቅም በተለይ የእግዚአብሔርን ቃል ሳነብ ከፍተኛ የሆነ የማሰላሰል ልምምድ እና ፍላጎት አለኝ። እና ያንን የሰማሁትን የእግዚአብሔርን ቃል ለማድረግ በቃ ከፍተኛ የሆነ ሀይል ነው የሚሰጠኝ እና በዛ ምክንያት ያው አቅም አገኛለሁ። እነዛን አቅሞቼን ደግሞ እጠቀማለሁ እና ያን በምጠቀምበት ጊዜ ምንድነው የሚሆነው በውስጤ የሰላም ይሰማኛል እርካታ ይሰማኛል ደስታ ይሰማኛል። ጉልበት አገኛለሁ አቅም አገኛለሁ ተስፋዬ ይለመልማል ይሞላል የማውቀው ነገር እውቀት ብቻ ሆኖ ሳይቀር ወደ ልምምድ ወደ ተጨባጭ ድርጊት ወደ ተጨባጭ ስራ ወደ ተጨባጭ ውጤት ፍሬ የሚቀየርበት እድል ይፈጠራል ማለት ነው። እና እንግዲህ ማሰላሰል በጣም ጥቅም እንዳለው ተረድቻለሁ ማለት ነው። እና ማሰላሰል በምናሰላስልበት ጊዜ ያላሰላሰልነው እውነት የኛ አይደለም ያላሰላሰልነው እውቀት ልንጠቀምበት አንችልም። ያላሰላሰል ስላወቅነው ብቻ አንድን ነገር ድርጊት ሆኖ ከእኛ ውስጥ ሊወለድ አይችልም ሊወጣ አይችልም። ሊደረግ አይችልም ልንለማመደው ተጨባጭ ለምምዳችን ሊሆን አይችልም። የገባኝ ነገር እሱ ነው እና በተቻለ መጠን አንድን ነገር ደጋግመን ደጋግመን ደጋግመን በምናሰላስለው ጊዜ የዛን ነገር እውነተኛ።

ተቀብሎ አዎንታዊ አስተያየት ተቀብሎ ተቀብለህ ታውቃለህ ወይ ለሚለው በደንብ ነው ተቀብዬ የማውቀው። ብዙ ጊዜ ነው የምቀበለው አዎንታዊ አስተያየት ምክንያቱም ያለአዎንታዊ አስተያየት ሰው ሙሉ መሆን አይችልም። መጽሐፍትም ቢሆኑ አዎንታዊ አስተያየትን ምክርን የሚሰጡ ናቸው። በአብዛኛው እዛ መጽሐፍ የጻፉልኝ ሰዎች አወንታዊ አስተያየት ነው የሚሰጡን ስለእኛ በተዘዋዋሪ መንገድ ቀጥታ እከሌ እከሌ እያሉ ባያናግሩንም። ራሳችንን በእነሱ መስታወትነት የምናይ ከሆነ ያንኑ አይነት ስሜት ያለው ቋንቋ ነው የሚነግሩን ምክር ነው የሚመክሩን። አስተያየት ነው የሚሰጡን እና በተለይ ደግሞ የእግዚአብሔር ቃል የሆነው የመጽሐፍ ቅዱስ ከሁሉ በላይ ስለራሳችን እንደ መስታወት ነው የሚያሳየን። ምክንያቱም እንድንሆነው የሚፈለገው እና ሆነን ያለነው እርስ በእርሳቸው ስለሚተያዩ ከዛ እመንወስደው በጎ አስተያየቶች ይኖራሉ። እና በዛም ላይ ደግሞ እግዚአብሔር መንፈስ የሚገልጥልን ስለራሳችን የሚነግረን ነገር ስላለ በእግዚአብሔር ቃል አማካኝነት የምንረዳው የምንመከረው አዎንታዊ አስተያየት አለ አስተያየት የሚባል አይደለም በርግጥ ያ እንደ ትእዛዝ ነው። ያ እንደ መልእክት ነው። ያ ደግሞ መልእክት እና ትእዛዝ ተቀብለን ምክር ተቀብለን ስናደርገው ለህይወታችን መቃናት እጅግ በጣም የሚጠቅም ሆኖ ይገኛል ማለት ነው። እና በዚህ ረገድ ያለኝ አስተያየት ምንድነው? አወንታዊ አስተያየትን መቀበል ይገባል እንግዲህ አስተያየትን እንደወረደ አንቀበለውም። እንደ ወረደ የሚባባል የሚባል አባባል አለ። ግን በተወሰነ ደረጃ አስተያየቶችን እንቀበላለን ለምን አስተያየቶችን የማንቀበል ከሆነ ልናድግ አንችልም ልንለወጥ አንችልም። ሰው ራሱን ብቻውን አይቶ የመለወጥ እድሉ ዝቅተኛ ነው። ምክንያቱም የማያያቸው ጎኖች አሉት ሌላው ሰውየውን የሚያይበት መነፅር አለ። የእግዚአብሔር ቃል እንዳልኩት መጽሐፍት ሰዎችን የሚያዩበት መነፅር አለ። እይታ አለ የእይታ ነጥብ አለ አስተያየት አለ እነዛ እይታዎች እነዛ አስተያየቶች በደንብ በእግዚአብሔር ቃል እንዲሁም ደግሞ በሰዎችም ከእውቀታቸው ከልምዳቸው ከተሰጧቸው ከቀዱት ነገር ጋር በምናስተያይበት ጊዜ ወይም ደግሞ በአፋቸውም ምክር ቀጥታ ሰዎቹንም አግኝተን ስንመከር ወይም ደግሞ ከቤተሰቦቻችን መካከል አንድ ሰው ሲመክረን ወይም ደግሞ ሲነግረን የምናገኛቸው ቁም ነገሮች ብዙ ናቸው። እንግዲህ እነዛን ቁም ነገሮች በሚገባ ስራ ላይ ስናውል ለውጥ ይመጣል ማለት ነው። እና ለውጥ በቀላሉ በሰው ህይወት የሚመጣ ነገር አይደለም ብዙ ትምህርት ይፈልጋል። ብዙ አንድን ቤት ለመስራት የሚያስፈልገው ብዙ ነገር ነው። መሬቱ መቆፈር አለበት አሸዋው ያስፈልጋል ሲሚንቶው ያስፈልጋል ጠጠሩ ያስፈልጋል ድንጋዩ ያስፈልጋል ብረቱ ያስፈልጋል እነዚህ ደግሞ በእውቀት በጥበብ በማስተዋል እንዴት እንደሚደረግ መቆም አለባቸው። እርስ በእርሳቸው ተያይዘው ቤት እንዲሰሩ በአግባቡ ተደራጅተው መቆም አለባቸው መሰራት አለባቸው የዛን ጊዜ ነው ቤት ሆኖ የሚያገለግለው። ስለዚህ ግድግዳ አለው ጣራ አለው ምሰሶ አለ ብዙ ነገር መብራት የመብራት መስመር ይኖረዋል የቧንቧ መስመር ይኖረዋል የሽንት ቤት ፍሳሽ የውሃ ፍሳሽ ይኖረዋል እነዚህ ሁሉ ነገሮች ታስቦባቸው በጥበብ በእውቀት በማስተዋል ሲሰሩ ቤቱ እንግዲህ የሚያምር እና የጸና ቤት ይሆናል ማለት ነው። የሰው ህይወት ከቤት የበለጠ ጉዳይ ነው። ብዙ ስራ ይፈልጋል ከመጸነስ ጀምሮ ሰውየው ለፍሬ እስከሚበቃበት ጊዜ ድረስ ብዙ የሰው ምክር የሰው አስተያየትም ያስፈልጋል። እንግዲህ እግዚአብሔር በሰውም በኩል ተጠቅሞ ሰዎችን ይመክራል። በመጽሐፍትም በኩል ተጠቅሞ በልዩ ልዩ መንገድ ያስተምራል ለሰዎች ጥበብን ይሰጣል

ሌሎችን ማስተማር ትችላለህ ወይ ለሚለው ጥያቄ? አዎ እችላለሁ ነው የኔ መልስ በመጀመሪያ ደረጃ ሌሎችን ማስተማር ያው የእግዚአብሔር ጸጋ ስጦታ ነው። እንግዲህ በትምህርት ወይም ደግሞ በተፈጥሮ የምናገኘው ነገር ሊሆን ይችላል። እርግጥ በተፈጥሮ ያገኘነውን ነገር ሁሉ በትምህርት ልናመልን ልንሞርደው ልንሰለውና ልናሰለጥነው ይገባል እንደ እንደ ጊዜ ሁኔታ እንደሚጠይቅም አድርገን በደንብ ልንሞርደው እንችላለን። እኔ ያው በአስተማሪ ነበርኩኝ ደጋግሜ በሌሎቹም የጥያቄ ርዕሶች ላይ እንዳነሳሁት በሙያ አስተማሪ ነበርኩኝ በአስተማሪነት ከአሥራ ስምንት አመት በላይ አገልግያለሁ። ቀላል ጊዜ አይደለም አስራ ስምንት አመት የአንድ ሰው ከተወልዶ አድጎ ከቤት የሚወጣበት ወይም ደግሞ ዩኒቨርሲቲ ወይም ከፍተኛ ትምህርት የሚቀላቀልበት እድሜ ነው ቀላል ጊዜ አይደለም ቀላል እድሜ አይደለም እና ያን ያህል ጊዜ በስራ ላይ ቆይቻለሁ ማለት ነው። በአስተማሪነት ብቻ ከዛ ውጪ ደግሞ የሆነ ጊዜዎች አሉ ብዙም ባይሆኑ ከአስተማሪነት ውጪ የሆነ የሆነ የሆነ ያገለገልኩባቸው አንድ ሁለት አመቶች አሉ። ጠቅላላ በስራ አለም ከሃያ አመት በላይ ቆይቻለሁ ኦልሞስት ወደ ሃያ ሁለት ሃያ ሶስት ሃያ አራት ሊደርስ ይችላል። እና ምንድነው? የአስተማሪነት ሙያ በተቻለ መጠን አስተማሪ የሆነው ለማገልገል የሚያስፈልገው የአስተማሪነት ፍላጎት የማስተማር ፍላጎት ነው። ፍላጎቱ ካለ እውቀቱን መማር ይቻላል ከሌላው ሰው እንደ ሌላውም ሰው መለማመድ መማር መተግበር ትሬኒንግ ማድረግ ወይም መሞከር መለማመድ ይቻላል ማለት ነው። እና በዛ አይነት ስናየው የአስተማሪነት ሙያ በጣም እጅግ ጠቃሚና ወሳኝ ሙያ ነው ለሰዎች ደግሞ አስፈላጊ ነው ብዬ አምናለሁ። በተለይ ትምህርት ከ በሰዎች ህይወት ከ ከሚያደርሰው በጎ አዎንታዊ ሚና አንፃር ትምህርት በሰዎች ህይወት ከሚሰጠው ጥቅም አንፃር ስናይ በጎ ከሚያመጣው በጎ ተጽኖ አንፃር ስናይ አስተማሪነት የከበረ ሙያ ወይም የተከበረ ሙያ ሆኖ እናገኛለን። ያ ብቻም አይደለም የሙያዎች ሁሉ እናት ወይም ወላጅ ሆኖ እናገኘዋለን ለምን ሀኪሙም ቢሆን በትምህርት ቤት ውስጥ ማለፍ አለበት። ፖለቲከኛውም በትምህርት ቤት ማለፍ አለበት። ነጋዴውን በትምህርት ቤት ማለፍ አለበት። የህግ ባለሙያውም በትምህርት ቤት በኩል ነው የሚያልፈው ሁሉም ሙያዎች ወይም ደግሞ የሙያዎች ሁሉ እናት ነው ማለት ይቻላል። የመምህርነት ሙያ እና ከዚህ አንፃር በመምህርነት ሙያ ረጅም አመት እንደሰራ ሰው የማስተማር ችሎታ አለ ወይ ለሚለው ጥያቄ? አለኝ ያው የማስተማር ችሎታ ደግሞ የሚሰጠው ለሌሎች ነው ሰውየው ለራሱ እንዲማር ብቻ አይደለም የማስተማር ችሎታ ካለው ብዙዎችን አስተምሮ ብዙዎችን ረድቶ አግዞ በዛ ደግሞ የሱ ህይወት እንዲቃና የማድረግ ስራ እስከሆነ ድረስ። ስለሆነ እኔ የኬሚስትሪ አስተማሪ ነበርኩ በትምህርት ቤትም እያለሁ ሳይንስም አስተምሬያለሁ። አንደኛ ደረጃ ላይ አንደኛ ደርጃ ላይ በነገራችን ላይ አንድኛ ደረጃ ሁለተኛ ሳይክል የሚባል አለ በእኛ ትምህርት አድረጃጀት ቀድሞ እኔ አስተምርበት በነበረው አሁን እንኳን ካሪኩለሙ ተቀይሯል የስራ ስራአተ ትምህርቱ ተቀይሯል። በዛ ጊዜ ግን እንደዛ ይባል ነበር እና በዛ ስርዓተ ትምህርት ስናልፍ የአንደኛ ድርጅት ትምህርት ከአምስት እስከ ስምንት ሁለተኛ ሳይክል ይባላል ከአምስተኛ እስከ ስምንተኛ ክፍል ያሉ ክፍሎችን በሙሉ አስተምሬያለሁ። አምስተኛ ክፍል ሁሉንም ኦልሞስት የሳይንስም የአርትም ትምህርቶችን የ ወይም የማህበረሰ ሳይንስም የሶሻል ሳይንስ ማለት ነው እና የተፈጥሮ ሳይንስ ወይም ደግሞ ናቹራል ሳይንስ ትምህርቶችን

ጥራት ያለው ስራ መስራት ማቅረብ ትችላለህ ወይ ወይ መስራት ትችላለህ ወይ ለሚለው? በጣም ነው የምችለው ብዬ ክሌም አርጋለሁ ማለት እናገራለሁ እደፍራለሁ ምክንያቱም ቅድም እንደተናገርኩት ምንም ቢሆን ስራ የማልወደውንም ቢሆን ስራ እሰራለሁ የምወደውን ስራ እስከማገኝ ድረስ ብዬ የማምን ሰው ነኝ። የምወደውን እስከ የምትወደውን እስከምትሰራ የማትወደውን ስራ ወይም ደግሞ ቅድም የመጀመሪያ በሌላ ርዕስ ላይ እንደዛ የሚል ጥቅስ ተናግሬያለሁ እና ምንም እንኳን ስራ ከተቀበልኩ በኋላ ባልወደውም ስራው የሚፈልገውን ግን ማንኛውንም ዋጋ ከፍዬ ስራውን በጥራት ሰርቶ ለማቅረብ የምችለውን ያህል ሁሉ ጥረት አደርጋለሁ ማለት ነው። እና ያው ጥረት እንግዲህ ከተደረገ ደግሞ ፍላጎት አለ ማለት ነው ለመስራት ፍላጎት ካለ ደግሞ ስራው ውጤታማና ሰዎችን የሚጠቅም እግዚአብሔርን የሚያከብር መሆኑ የማይቀር ነው። ስለዚህ እኔ ማንኛውም ስራ በተለየ አሁን ልጆች ወልጄ በማሳደግበት ጊዜ ካየሁት የገንዘብ ኢኮኖሚ ችግር ፈተና ሁኔታዎች አንፃር ካየው በኋላ ማንኛውንም ስራ ለመስራት ፈቃደኛ ሆኛለሁ። ከሀጢያትና ከወንጀል በስተቀር እና ያው ገብይ ያስገኘኝ እንጂ ለዛ ለመሰራው ስራ ሪዋርድ ወይም ሽልማት ወይም ደግሞ ምላሽ የኑረው እንጂ ማንኛውንም ስራ ልሰራ እችላለሁ። ግን ደግሞ ሌላው ባህሪዬ ደግሞ ምንድነው? የምወደውን ስራ ለመስራት እድል ባገኘው ጊዜ ግን ወደዛ ነው እኔ የማማትረው ቅድሚያ የምሰጠው የምወደውን ስራ ለመስራት ነው። የምወደው ስራ ግን ፍሬ እስከሚያፈራና ለኑሮ የሚያስፈልገኝን ግብአት እስከሚሰጠኝ ድረስ የማልወደውንም እየሰራሁ ኑሮዬን እደጉማለሁ እና ያንን ስራ በምሰራበት ጊዜ ያን ስራ ለመስራት የሚያስፈልገውን መለኪያ መስፈሪያ አሟልቼ በቂ ማለት ከደንበኛዬ ጋር ስራ ከሰጠኝ አካል ጋር በተዋዋልኩት ልክ በመክፈል በቂ ገንዘብ በመስጠት ስራዬን ለመስራት ነው የምፈልገው። እና ያ ደግሞ ቀላል ነገር አይደለም ለኔ እና ያንን ነገር ነው የማስበው ስራዬን በትክክል መስራት በአግባቡ መስራት ደግሞ በፍላጎት መስራት ደግሞ ዋጋ በመክፈል መስራት እና ለስራው የሚያስፈልገው የትኛውንም ኮሚትመንት ወይም ደግሞ ቁርጠኛነት ወይም መሰጠት አድርጎ መስራት እፈልጋለሁ። እና በደንብ ነው አንድ ነገር መስራት የምፈልገው ድጋሜም እድሉ ላይገኝ ይችላል ያንን ነገር ለመስራት ሁለተኛ ደግሞ ድጋሜ የግድ እድሉ ከተገኘ ከዛ በላይ ደግሞ ቆንጆ አድርጌ እየሰራሁ እያሳመርኩኝ እሄዳለሁ ማለት ነው። እና ስራ ሲሰራ በተቻለ መጠን ስራ የሰጠውን አካል ማርካት ስራ የሰጠንን የዛ በር የከፈተልንን እግዚአብሔርን ደግሞ ማስደሰት ማክበር ማመስገን ስራው ተሳክቶ ተሳክቶ ሲገኝ ደግሞ ምስጋናውን መልሶ ለእግዚአብሔር ክብሩን መልሶ ለእግዚአብሔር መስጠት አስፈላጊ ነው ብዬ አምናለሁ። እኛ እንደዛ አድርገን ስለተሰራን እንጂ መስራት የምንችለው በራሳችን የተሻለ ሌላ ነገር ሊኖረን አይችልም በራሳችን አለን የሚባለው ነገር ፈቃደኝነታችን ሊሆን ይችላል። እሺ ማለታችን ያንን ስራ ለመስራት መፍቀዳችን እሱ ነው እንግዲህ ስራው እንዲሰራ ተከናውኖ እንዲገኝ መሰረት ሊሆን የሚችለው አቅም የሚሰጠው ድፍረት የሚሰጠው እና ጥራት ያለው ስራ መስራት በጣም የምወደው። ቅድም እንደውም አንድ ጥያቄ እየመለስኩኝ ያንን እያሰብኩኝ ነበር ስለ ዶሮ የተነሳልን ሰዓት ያንን ነገር እያሰኩ ነበር ያለሁት እና ዶሮ ሳረባ በነበረበት ጊዜ በጣም ከምር ነበር የምሰራው እውነት ከእውነት ነበር ምሰራው ያንንም እንጉዳዩንም ስሰራ በነ

የትኛውን የባህል ምግብ ወይም ባህላዊ ምግብ ትወዳለህ የሚለው ቅድም አንዱን በደንብ ገልጼዋለሁ ከእነ አሰራሩ የዶሮ ወጥ ነው። አንዱ ሌላው ደግሞ ክትፎ ነው የጉራጌ ክትፎ ይባላል። ያው የተለያየ አይነት ብሄር አለ ኢትዮጵያ ውስጥ ብሄረሰብ እና አንዱ ጉራጌ ብሄረሰብ ይባላል። ደቡብ አካባቢ ወደ ኢትዮጵያ ደቡባማ ክፍል አካባቢ ያለ ብሄረሰብ ነው። የጉራጌ ክትፎ ይባላል እንጂ አጠቃላይ ሁሉም ብሄር ይበላዋል ይመገበዋል ምንጩ ወይም መነሻው ምናልባት የጉራጌ ማህበረሰብ ሊሆን ይችላል ወይም የጉራጌ ብሄረሰብ ሊሆን ይችላል። ግን በአጠቃላይ የኢትዮጵያ ህዝብ ሁሉ በተለይ ደግሞ የደቡቡ እና የመካከለኛው ኢትዮጵያ ህዝብ አዘውትሮ ማለት በደንብ የሚወደው ምግብ ነው ባህላዊ ምግብ ነው። እና ያ ምንድነው? ቀይ ስጋ ተመርጦ ለስላሳ ቀይ ስጋ በተለይ ከበሬ የኋላ እግር ታፋ ላይ ያለ ቀይ ስጋ ለዚህ ስራ ወይም ለክትፎ አመቺ ነው ማለት ነው። ቀይ ስጋ ነጭ ስጋ ለክትፎ አይሆንም ኢትዮጵያ ውስጥ በባህላዊ ምግብ አመጋገብ። ያው ደህና የወፈረ ከብት ሆኖ ግን ቀይ ስጋ የኋላ እግር ይቆረጠ እና ይዘጋጃል እንደውም ሙሉውን የኋላ እግር ገዝተው ከስጋ ቤት ወይም ከሉካንዳ ገዝተው ወደ ቤታቸው ቢያስገቡ አሉ። ለበዓላት በተለይ ደግሞ ክትፎ የጉራጌ ክትፎ ለፋሲካ በዓል የተለመደ ነው። ለፋሲካ በዓል ጊዜ ኖ ለፋሲካ ሳይሆን ለመስቀል በዓል ይላሉ። እና መስቀል ጠቅላላ ደቡብ ህዝብ ክትፎ ነው የሚመገበው የስጋ ውጤቶችን ነው የሚመገበው ከስጋ ምግቦች ደግሞ ዋነኛው ክትፎ ነው። ምክንያቱም ቆጮ የሚባል ምግብ ነው ያላቸው ያ ቆጮ ደግሞ ምን ይፈልጋል? ደረቅ ስለሆነ የ እንትን ይፈልጋል ወዝ ያለው ቅባት ያለው የምግብ አይነት ይፈልጋል። እና ያ ወዝ እና ቅባት ያለው የምግብ አይነት በጣም እንትን ስለሆነ ከቆጮ ጋር አብሮ የሚበላ ቆጮ ይሄ ቆጮውን ድርቀት የሚያካክስ ስለሆነ በዛ በጣም የሚወዱት እና ያንን ምግብ ለመብላት በጣም እንትን የሚሉት በዛ ምክንያት ያው የቆጮ የክትፎ አሰራር አለ ማለት ነው። እና የጉራጌ ክትፎ ይባላል። ያው ቀዩ ስጋ ይዘጋጅ እና ከብቱ ተዘጋጅቶ ከብቱ ራሱ በመጀመሪያ ደረጃ ያውቁታል ሰዎቹ ለክትፎ የሚሆነውን ከብት እሱን ያዘጋጃሉ ከዛ ከብቱ ይታረዳል። ከከብቱ ከታረደ በኋላ ለዚህ ለክትፎ ስራ የሚሆነውን ይለያሉ። የኋላ እግር ነው በተለይ ታላቅ ይባላል ታላቅ እና ታናሽ ይባላል የስጋ አይነት የኋላ እግር ታላቅ ይባላል። እሱን ያው ቆራርጠው ከታተፈው እንትን ይላሉ አሉ ክትፎ ለመስራት በደንብ ጥሩ የተሞረደ ቢላዋ የተሳለ ቢላዋ ይዘጋጃል። ቢላዋውም ራሱ ባህላዊ ነው ያው ጉራጉዬዎች ወይም የደቡብ ሰዎች ናቸው በብዛት የሚጠቀሙበት ቢላዋንም በደንብ በቃ የተሞረደ የተሳለ በመሳል የተሳለ ይባላል በሞረድ የተሞረደ ቆንጆ ቢላዋ ያስፈልጋል። ያንን ስጋ የሚሆነውን የሚሆነውን እየቆረጡ ከታላቁ ከእግሩ ላይ ወደ መክተፊያ ይወስዳሉ በደንብ ይከትፋሉ ማለት ነው። አሁን አሁን እንኳን መክተፊያ ማሽኖችም ተሰርተዋል ግን በአብዛኛው የሚጣፍጠው ቆንጆ ክትፎ በእጅ የተከተፈው ነው። በመክተፊያ ማሽኖች የተፈጨው በመፍጫ ማሽኖች የተፈጨው ክትፎ ብዙ አይጥምም ይላሉ እንግዲህ ብረቱ ይሁን ምን ይሆን የሚያጣፍህ እጅ እጅ ሲነካው ይሁን የሚጣፍጠው አላወቅኩም። ከዛ ክትፎው በደንብ ይከተፋል በደንብ እየተደጋገመ እስከሚደቅ ድረስ ጎበዝ ወጣት ሴቶች ያስፈልጋሉ ጉልበት ያላቸው ያንን የሚከትፉ እናቶች ብዙ ጊዜ ያው ጉልበት አይኖራቸውም። ስለዚህ ዘዴ ግን አላቸው እናቶች ወጣት ሴቶች የለመዱ ያስከትፋሉ። ከዛ በኋላ ጣባ የሚባል ነገር አለ ጣባ በጣባ ጣባ ላይ ወይም ደግሞ ጎድጓዳ ሳህን ላይ ይደረጋል እዛ ቅቤ እና ሚጥሚጣ ይጨመርበታል። በደንብ የነጠረ የተነጠረ

ምን ጊዜ ምን ያህል ጊዜ መጽሐፍ ታነባለህ ለሚለው ጥያቄ? መጽሐፍ ያው በየቀኑ አነባለሁ ማለት ይቻላል። በተለይ የእግዚአብሔር ቃል መጽሐፍ ቅዱስ ያላነበብኩበት ቀን አለ። ብዬ ባለፉት አስራ አምስት አመታት መጽሐፍ ቅዱስ ያላነበብኩበት ቀን አለ ብዬ አላስብም። ምናልባትም አስራ ስምንት አመታት ይሆናል። እና ይሄ ቀላል ጊዜ አይደለም እንግዲህ እንደምናስተውለው በጣም የአንድ የጎረምሳ እድሜ ማለት ነው። ኮሌጅ የሚገባ ተማሪ እድሜ ማለት ነው። እና በአብዛኛው ጊዜ መጽሐፍ ቅዱስ በየቀኑ በሚባል ደረጃ አነባለሁ ቢያንስ አንድ ቁጥር አነባለሁ ቢበዛ ደግሞ ሶስት አራት ምዕራፍ ያነበብኩባቸው ጊዜዎች አሉ። ምናልባትም እንደውም ከዛ በላይ መዝሙረ ዳዊት አካባቢ ያሉትን መዝሙሮችን ምናልባት እስከ አስርም አንብቤ የማቅበት ጊዜ ሊኖር ይችላል። እና መጽሐፍ ሁል ጊዜ ነው የማነበው በየቀኑ ነው የማነበው በተለይ የእግዚአብሔር ቃል መጽሐፍ ቅዱስ ካላነበብኩ ከሆነ ነገር እንደጎደልኩ ከሆነ ነገር በቃ ወደኋላ እንደቀረሁ የሆነ መልካም ነገር እንዳመለጠኝ ነው የሚሰማኝ። እሱንም እና ጸሎት አለማድረግ አልችልም እስከ በምድር ላይ እስካለ ዘመኔ ሁሉ የእግዚአብሔር ቃል አለማንበብ ጸሎት አለመጸለይ አልችልም። እና ብዙ ቋንቋ ለመናገር ፍላጎት አለኝ። እና በኮምፒውተር እና በቴክኖሎጂ ችሎታ ላይ ብዙ ነገር ለመቻል ለማወቅ ፍላጎት አለኝ። እነዚህ ፍላጎቶቼ የእግዚአብሔር ቃል ከማንበብና ከመጸለይ ቀጥሎ ቋንቋና ቴክኖሎጂ ማወቅ በጣም ጠቃሚ እንደሆነ ተረድቻለሁ። እና እነዚህን ነገሮች ሁልጊዜ ለማድረግ እተጋለሁ ማለት ነው ከዚህ በኋላ ባለው ቀሪ ዘመኔ። እና ጥሩ ነገር ነው ቴክኖሎጂ መጠቀም ማወቅ። ደግሞ እግዚአብሔርን መፍራት ከሁሉ ይበልጣል። እግዚአብሔርን መስማት እግዚአብሔርን መጠበቅ እግዚአብሔርን ማወቅ እና ከእግዚአብሔር ጋር ጉዞን መንገድን ማድረግ በጣም አስፈላጊ ነው። ለዛ ደግሞ እግዚአብሔር ቃሉ ሀሳቡ ስለሆነ ፈቃዱ ስለሆነ ስልጣኑም ስለሆነ ሀይሉም ስለሆነ የእግዚአብሔር እውቀት ስለሆነ ከእሱ እውቀት መካፈል አለብኝ። ስለ ተፈጥሮ ቢባል ስለ ሁሉም ነገር እውቀት የእግዚአብሔር ቃል ነው። ሙሉ እውቀት ያለው ብዬ በሙሉ ልቤ አምናለሁ። ከምንም ነገር በላይ እና ለዛ በአብዛኛው የእግዚአብሔርን ቃል ትልቅ ክብር ሰጥቼ ትልቅ ስፍራ ሰጥቼ ቅድሚያ ሰጥቼ ከማነባቸው መጽሐፍቶች መካከል አንደኛውና ዋነኛው ነው። በአብዛኛው መጽሐፍ የማነበው እውነቱን ለመናገር በእግዚአብሔር ቃል ላይ ተመስርተው የቃሉን ፍቺ የቃሉን ብርሃን የገለጡ ሰዎች ወይም የተገለጠላቸው ሰዎች የጻፉትን መጽሐፍት ነው። በአብዛኛው የማነበው እና ያ ደግሞ በጣም ለኔ ትልቅ በጣም እውነቱን ለመናገር ትልቅ ነገር ነው ብዬ አስባለሁ። እና ያን ነገር ማድረግ እፈልጋለሁ በአብዛኛው ለወደፊቱም ቢሆን ያን ነገር ሳደርግ መገኘት ነው የምፈልገው። እና የእግዚአብሔር ቃል በጣም አስፈላጊ ነው በጣም አስፈላጊ ነው ከምንም ነገር በላይ ከምንም ነገር በላይ የእግዚአብሔር ቃል ያስፈልጋል ለሰዎች ብርሃን ነው። በቃሉም ላይ እንደዚህ ይላል ቃል ለእግሬ መብራት ለመንገዴ ብርሃን ነው ይላል። እና ሰው ለጉዞ ለእያንዳንዱ እግሩን ለሚያርፍበት ነገር መብራት ያስፈልገዋል ያለመብራት ሲቅ ከቆመ የቆመበት ቦታ ገደል ይሁን ሜዳ ይሁን መጥፎ ይሁን ደና ይሁን ሊያውቅ አይችልም። ጨለማ ይሁን ብርሃን ይሁን ሊያውቅ አይችልም። ስለዚህ የእግዚአብሔር ቃል እንደ ብርሃን ያገለግለዋል ማለት ነው። እንደ መብራት ለመንገዴ ብርሃን ሲል ለህይወት ዘመን ሁሉ ደግሞ ብርሃን ህይወት ዘመናችንን ሁሉ ትርጉም ያለው አላማ ያለው ግብ ያለው የሚያደርገው የእግዚአብሔር ቃል ብርሃን በውስጣችን ሲገባ ነው። እና ያ ነገር ሁልጊዜም ይገርመኛል እና ስለዚህ ይህንን በማንበብ ነው እንግዲህ የእግዚአብሔርን ቃል ለማንበብ ባለ ፍላጎት እግዚአብሔርን በረከቱን እያበዛ ቃሉን ደግሞ ወደ ውስጥ ገብተን ውስጡ ያለውን ወርቅ አልማዝ ፍልቃቄውን ሁሉ እንድናይ እንድናውቅ እና እንድንጠቀም ይረዳናል ማለት ነው። ስለዚህ የእግዚአብሔር ቃል በጣም

መኪና መንዳት አልችልም። ነገር ግን ሳይክል መንዳት ነው የምችለው። ትንሽ ትንሽ ሞተርም ልሞክር ብዬ ያው በእውነት መንዳት እችላለሁ ብዬ አፌን ሞልቼ መናገር የምችልበት ሁኔታ አይደለም ያለው። ነገር ግን መኪና መንዳት እፈልጋለሁ። መኪና ለመንዳትም መንጃ ፍቃድ ለማውጣት ብዙ ጊዜ ነው የማስበው እና እንግዲህ የኢኮኖሚ ችግር ምንም ተያይዞ ከብዶኝ ነው እንጂ መኪና መንዳት በጣም የምፈልገው አንዱ ችሎታ ነው። የመንጃ ፍቃድ ለማውጣት ብዙ ፍላጎት አለኝ ግን አሁን መንጃ ፍቃድ ማውጣት በቀላሉ የሚደረግ ነገር። ከዚህ በኋላ ይቀለኛል እየሰራሁ ስለሆነ ስራ ማውጣት እችላለሁ ብዬ አስባለሁ። እና ደህና ገቢ ስለማገኝ ከዚህ በኋላ መኪና መንዳት የምችልበት ሁኔታ ስለሚፈጠር የግል መኪና መኪናም ስለሚኖረኝ። እግዚአብሔርም ስለተናገረኝ የግል መኪና ስለሚሰጠኝ መኪና ሰብ ም በደንብ እነዳለሁ። መኪና ይኖረኛል ደግሞ ቆንጆ መኪና ይኖረኛል። መንጃ ፍቃድም አወጣለሁ መንጃ ፍቃድ አዉጥቼ መንጃ ፍቃድ ተጠቅሜ መኪናውን እንትን ላለው ለማሽከርከር እችላለሁና ለመንዳት እችላለሁ። ብዙ ጊዜ ግን ያው አስባለሁ አሁን የመንጃ ፍቃድ ለማውጣት ከሚያስፈልጉ ነገሮች አንዱ መንጃ ፍቃድ ማውጫውን እንትን ማንበብ ያስፈልጋል የመንጃ ፍቃድ እጅ ማለት እንዴት እንደሚነዳ የትራፊክ ህጎች ምን እንደሆኑ መጽሐፍት አለ መጽሐፍ አለ ከዛ ፈተና ይኖራል። የጽሁፍ ፈተና ይኖራል የጽሁፍ ጥያቄዎች ወይም የጽሁፍ እዉቀት ዝግጅት በበቂ ሁኔታ መጽሐፍት አለ እሱን አነባለሁ። ከዛ በኋላ መጽሐፍት ለማንበብ የሚያስፈልገኝን የሚያስፈልገኝን ዝግጅት አደርጋለሁ። ከዛ በቂ ዝግጅት ካደረኩኝ በኋላ ፈተናውን ወስዳለሁ ፈተናውን ወስጄ አስፈላጊውን ማለት ያው ፈተናውን እንትን የሚልበትን ፈተናውን የሚሰራበትን አስፈላጊ ነገር አደርጋለሁ ማለት ነው። ፈተናውን ሰርቼ ወደ ውጤት ማለት ማለፍ አለብኝ። ፈተናዉን ከዛ በኋላ ደግሞ የመንዳት የሚባል ነገር አለ። መንዳት መኪናውን ራሱ እየነዱ መለማመድ የ የትዌሪ እውቀት አለ። የመረጃ እውቀት አለ። እንደገና ደግሞ የልምምድ እውቀት ወይም ደግሞ ኤክሲፒሪያንስ ማድረግ ስለሚያስፈልግ መኪናውን ራሱን በመንዳት መለማመድ ያስፈልጋል ማለት ነው። እና ያውም በመንዳት ለመለማመድ በቂ እውቀት መያዝ ያስፈልጋል። እና በቂ እውቀት በመያዝ እንትን ለማለት በተቻለ መጠን በየቀኑ እየሄዱ መለማመድ። መኪናውን ሚም ለማመደው የቤት መኪና ነው። ለጊዜ መንጃ ፍቀድ ማውጣት የምፈልገው ያንን የቤት መኪና መንጃ ፍቃድ በተቻለ መጠን ያው ተለማምጬ ለዛ የሚከፈለው ክፍያ ከፍዬ የተወሰነ ሰዓት ልምምድ አለ። ከዛ በኋላ ፈተና አለ ከዛ ትምህርት ቤቶቹ ናቸው ራሳቸው እውቅና ተሰጥቷቸዋል ፈቃድ ይሰጣሉ ማለት ነው። የምስክር ወረቀት ይሰጣሉ መንዳት ይችላል ብለው የበላይ አካል የመንግስት አካላት ደግሞ ያንን ቼክ ያደርጋሉ ወይም ደግሞ በራሳቸው መንገድ ቼክ መንጃ ፍቃድ ይሰጣሉ ማለት ነው። እነዚህ ምስክር ወረቀት ይሰጣሉ እነዛ መንጃ ፍቃድ ይሰጣሉ የትምህርት ቤቶች አሉ የመንጃ ፍቃድ ትምህርት ቤቶች እነሱ እንግዲህ የምስክር ወረቀት ይሰጣሉ መንግስት ደግሞ የመንጃ ፍቃዱን ይሰጣል ማለት ነው። እና ያንን የመንጃ ፍቃዱን ተቀብዬ ለማሽከርከር ዝግጁ ነኝ ማለት ነው። እና መኪና መንዳት ደስ የሚል ልምምድ ይመስለኛል ያው በእግር ሲሄድ እንደኔ ለቆየ ሰው ትልቅ እግዚአብሔርን የማመሰግንበት መንገድ እንደሆነ አምናለሁ። እና

የቅጥር ሂደት እንዴት ነው? ለሚለው ጥያቄ ያው ቅጥር እንደሚታወቀው። የሰው ሀብት አስተዳደር ስራ ነው። የሰው ሀብት አስተዳደር ስራ። ሀላፊ በመጀመሪያ ደረጃ ቅጠር ከመካሄዱ በፊት። ያለውን የሰው ሀይል ያይና እቅድ ያቅዳል። ከዛ የሰው ሀይል እቅድ ያቅዳል። ያንን የሰው ሀይል እቅድ ምን ያህል በየአንዳንዱ ዲፓርትመንት? አንዳንድ ጊዜ ከየዲፓርትመንቱ ፍላጎት ያጠናና የስራውን መጠንና የሰራተኛውን መጠን ያጠናና ምን ያህል ሰራተኛ ለዚህ ክፍል ያስፈልጋል? ወይም ደግሞ የእድገት የመስፋፋት የለውጥ እና የማደግ ራዕይ ካለ ፕላን ካለ ፕላኑ መሰረት አድርጎ በዛ ላይ በሚቀጥለው አመት ብሎ ከዚህኛው አመት መጨረሻ ላይ ያቅዳል ምን ያህል ሰው እንደሚቀጠር በ እያንዳንዱ ዲፓርትመንት በዛ መሰረት። ይቀጠር ተብሎ በሚወ እንዲወሰን። ለዋና ስራ አስኪያጁ በማሳወቅ ዋና ስራ አስኪያጁን በማሳመን ይቀጠር ተብሎ ሲፈቀድለትና በጀት ሲኖር ሲገኝ። ማስታወቂያ ያወጣል ማለት ነው። ፅማስታወቂያ አውጥቶ በማስታወቂያው ላይ ምንድነው? የስራ አይነቱን የስራ ቦታውን ደሞዙን የሚፈለገውን የትምህርት ደረጃ የሚያስፈልጉትን ደግሞ የትምህርት መረጃዎች ዝርዝር ነገሮች የስራውን ባህሪ ያለውን ክፍት የስራ ቦታ እና የሚፈለገውን የሰው ሀይል መጠን ገልጾ ማስታወቂያ ይሰራል ማለት ነው። ማስታወቂያ ማስታወቂያው በ ማስታወቂያ ቦርድ ላይ ሊለጠፍ ይችላል። ማስታወቂያ ሰሌዳ ላይ ደግሞ በሬዲዮም በቴሌቪዥንም ወይም ደግሞ በጋዜጣ እንዲተላለፍ ማረግ ግንኙነትም የሚወስነው ምንድነው? የመስሪያ ቤቱ አቅምህና ፍላጎት ነው። ከዛ በኋላ ማስታወቂያው ይለጠፋል። ማስታወቂያው ከተለጠፈ በኋላ ማስታወቂያውን ሰዎች አይተው የሚመዘገቡበት ቀን እላውላይ ያው ሌሎችም ነገሮች ሲዘጋጁ አብሮ ይጠቀሳል። ይሄን ያህል የስራ ቀን በዚህ በዚህ የስራ ሰዓት ይመዝገቡ የሚለውን እንትን ይላል ከዛ እጩ ሰራተኞች መጥተው ለዛ ስራ መጥናለን የሚሉ ሰዎች መጥተው ይመዘገባሉ። ያው ይደውላሉ ወይም ኢሜል ያደርጋሉ። ወይም አስገቡ ወይም ኢንፐርሰን ወይም በሰው በግለሰብ ደረጃ አስገቡ ከተባለ መጥተው ያስገባሉ። አለበለዚያ በይሜል ላኩ ከተባሉ ይልካሉ በ ቴሌግራም በ ኢሜል። ከዛ እንግዲህ ወደ ምኔ ይኬዳል? አጭር ሊስት አጭር ዝርዝር ይዘጋጃል። ለምሳሌ በስራ በስራ ልምድ በትምህርት ደረጃ በትምህርት ውጤት በተለያየ አይነት በተዘጋጀው መስፈርት አማካኝነት ሰራተኛውን ለመመልመል ለዚህ ስራ ብቁ ይሆናል ወይ የሚባለውን ሰው ለማዘጋጀት በተለያየ መንገድ ምን ይደረጋል ማለት ነው። ፈተና ከመዘጋጀቱ በፊት ኢንተርቪው ወይም ደግሞ የቃለ መጠይቅ ፈተና ከመቅረቡ በፊት ምንድነው? የሚደረገው መጀመሪያ ሰራተኛው ባለው የዶክመንት ጥራት በትምህርት ደረጃው በስራ ለምዶ በትምህርት ዝግጅቱና ውጤቱ በዚህ በዚህ ተመልምሮ አጭር የሆነ ዝንዝር ይዘጋጃል የሰምሊስት ወይም የስም ዝርዝር ይዘጋጃል። እዛ መስፈርት ውስጥ ገብተው እንግዲህ በደረጃ ሲቀመጡ። ከአንድ እስከ አምስት የተቀመጡትን ወይም ከአንድ እስከ አስር የተቀመጡትን እንደ መስሪያ ቤቱ ፍላጎት። ስልክ ተደውሎ ይጠራሉ። ከዛ በኋላ መጥተው የመጀመሪያ የጽሁፍ ፈተና ሊኖር ይችላል። የጽሁፍ ፈተና ይፈተናሉ። ካላያም ደግሞ ቀጥታ የቃለ መጠይቅ ፈተና ተዘጋጅቶ ከሆነ እሱን የቃለ መጠይቁን ፈተና